አዎ ኩፍያ ማድረግ እወዳለሁ ኩፍያ ማርገው። ከፀሀይ እንዲከላከልልኝ ነው። ከፀሀይ ፀሀይ ሲሆን ኮፍያ ማድረግ ተገቢ ነው ብዬ አስባለሁ ሁኔታው ሀይለኛ ፀሀይ ካለ ጭንቅላትን ሊጎዳ ይችላል። ስለዚህ ከፀሀይ ለመከላከል ኮፊያ እጠቀማለሁኝ አንዳንዴ ማለት ነው። ነገር ግን ሁል ጊዜ ኮፍያ ማድረግ አልወድም ሁል ጊዜ ኮፍያ ማድረግ። ለፀጉርም ሊጎዳ ይችላል ብዬ አስባለሁ። ስለዚህ ፀጉርም መጎዳት የለበትም አልፎ አልፎ ግን ከፀሀይ እንዲከላከልልን ብንጠቀም የተሻለ ነው። ብዬ አስባለሁ።

በመስመር ላይ መግዛት አልለመድኩም እኔ መስመር ላይ ግዢ ማድረግ። በርግጥ አለ ሰዎች ሲያርጉ ወይም መስምር ላይ ግዢ ሲፈጽሙ እሰማለሁ። እስከዚያ እስካሁን ግን እኔ በመስመር ላይ ግዢ ፈጽሜ አላውቅም። ይህ በርግጥ ስንፍና ሊሆን ይችላል። ምክንያቱም በመስመር ላይ ግዢ የቀለለና ፈጣን የመገበያየት ሁኔታዎችን ያካሂዳል። እንደኔ ግን እስካሁን መስመር ላይ ግዢ ተጠቃሚ አይደለሁም ማለት ነው። ስለዚህ ለቀጣይ ሁኔታዎችን ሲስተካከሉ የመስመር ላይ ግዢ ልጠቀም ይችላል ወይ

አዎ የስራ እድገት እፈልጋለሁ የስራ እድገት መቼም የማይፈልግ ሰው አለ ብዬ አላስብም። የስራ እድገት ይፈለጋል ምን ጊዜም ሰው ልጆች እድገት ይፈልጋሉ ለውጥ ይፈልጋሉ። ከነበራቸው ሀላፊነት ከፍ ወዳለ ሀላፊነት ማደግ ይፈልጋሉ። ይህ ለውጥ ይዘው ይመጣል የኢኮኖሚ ተጠቃሚ ያደርጋል። እንዲሁም የቦታ ለውጥም ሊያመጣ ይችላል ማለት ነው። ስለዚህ ያናናር ለውጥም ያመጣል። የስራ እድገት ሲኖር ከስራ እድገቱ ጋር ተያይዞ የሚመጡ ጥቅማ ጥቅሞች ይለናሉ። ይህ የሰው ልጆች የፍላጎት ያልተገደበ ፍላጎት እስካለ ድረስ የስራ እድገት እንዲኖረኝ እፈልጋለሁ። ስለዚህ ሁሉ ሰው የስራ እድገት እንዲኖረውም ይፈልጋል።

መዋቢያ አልጠቀምም። እኔ ብዙም መዋቢያ የምጠቀም ሰው አይደለሁም። ንጽህናዬ የምጠብቅበት ሳሙና ካለ ለኔ በቂ ነው። ከዚህ ውጪ ግን በጣም በመዋቢያ ሰውነቴን የተጋባ ኮኩ የሚውል ሰው አይደለሁም። በቀላሉ መኖር የሚችል ሰው ነኝ፤ ነገር ግን ንጽህናዬ ግን መጠበቅ እንዳለብኝ አውቃለሁ። ንጽህናዬም ሁል ጊዜ እጠብቃለሁ። ከዛ ውጪ ግን መዋቢያ ወይ ዘመን ያመጣ ፋሽኔ ያመጣው መዋቢያ እየተጠቀምኩ ጊዜ የሚጨርስ ወይም በመዋቢያ ላይ ገንዘቤ የማፈስ ሰው አይደለሁም።

እንግዲህ እንደ የውቅቱ ይለያያል ሰብሳዎች የሚደረጉት በሳምንት መጨረሻው ቀን ነው። ብዙ ጊዜ አርብ አርብ ማለት ነው። እንዲሁም በየወሩ የወር ሪፖርቶች ሊቀርቡ ይችላሉ ለዛ ሪፖርቶች ለማድመጥ ሰብሰባ ይደረጋል። ስለዚህ በወር አራት ቀን ሊሆን ይችላል ሰብሰባ የሚደረገው የሳምንት አጠቃላይ ግምገማ ሊደረግ ይችላል። የወር አንድ በወሩ የመጨረሻው አንድ ግምገማ ሊኖር ይችላል። ስለዚህ እነዚህ ከአራት አምስት ቀን ያልበለጠ ነው። በወሩ ሰብሰባ የሚደረገው ይህ አጫጭር ሰብሰባም ሊሆን ይችላል ረዘም ላለ ሰዓታት የሚቆይ ሰብስባም ሊሆን ይችላል ማለት ነው። ስራን በተመለከተ አስተዳደርም በተመለከተ ሌሎች አዳዲስ ለውጦችን በተመለከተ ሊሆን ይችላል የሚደረገው ሰብሰባው

አዎ ብስክሌት እነዳለሁ ብስክሌት የምነዳው መንዳት የለመድኩት በልጅነቴ ጀምሮ ነው ማለት ነው። እና አሁንም ብስክሌት እነዳለሁ ብስክሌት መንዳት ወይ መጋለብ በጣም ጠቃሚ ነው። ለጥንቻዎችን ለመፍታታት ሰውነትን ጥንካሬ እንዲኖረው እግሮችህ ጥንካሬ እንዲኖረው ይረዳል። ስለዚህ ሁሉም በወጣትነት እድሜው ብስክሌት ቢለማመድ ጥሩ ነው ብዬ አስባለሁ። ምክንያቱም በጣም በእግር የሚሰራ ስራ ነው በእግርህ ነው የምትነዳው ፔዳሉ ወይም የብስክሌቱ ፔዳል ማለት ነው። ስለዚህ በጣም ጠቃሚ ስፖርት አይነት ነው። ወይም የአካል ጥንካሬን ሊያመጣ የሚችል ነው ማለት ይቻላል።

አዎ ገንፎ መብላት እወዳለሁ። ገንፎ ብዙ ጊዜም እመገባለሁ። በጎን መብላት በጣም ጥሩ ነው። ለሰውነት ጥንካሬ ይሰጣል እንዲሁም ሀይል እንዲኖረን ያደርገናል። ለመስራትም ብዙ ጊዜ የሚቆጥብ ነው። በቀላሉ መስራት ይቻላል ማለት ነው። ዱቄት ካለ። በአጭር ጊዜ ሰርተህ ማቅረብ ይቻላል ለቤተሰብ ለእንግዳ እንዲሁም። በተለይ ለአራስ ለእናት ይጠቅማል ማለት ነው። ለዚህ በባህላችንም ብዙ ይበላል የተለመደ ነው። እኔም ከባህሉ የወጣሁ ስላልሆንኩኝ ጎንፎ መመገብ እወዳለሁ።

አዎ የቴክኖሎጂ ችግር ብዙ ጊዜ ያጋጥማል በተለይ ለመሳሪያም ወይ ለአዲስ የቴክኖሎጂ ውጤት የሆነ ነገር አዲስ ከሆንክ እንዴት እንደሚሰራ ግራ ሊያጋባህ ይችላል ነገር ግን ተረጋግተው ማኑዋሉ በማንበብ እንዲሁም የተለያዩ የቴክኖሎጂ በዩቲዩብ በማየት እና ኤአይን እንደ ማገዣ በመጠቀም ችግሮችን እፈተዋለሁኝ ማለት ነው። ኤአይን በመጠየቅ ብዙ ጊዜ የቴክኖሎጂ ችግር ፈትቼ አውቃለሁ። ስለዚህ ማንኛውም ሰው ችግር ሲያጋጥመው ቴክኖሎጂ ችግር ሲያጋጥመው አንዴ ወይም ዩቲዩብ ከፍቶ ዩቲዩብን መመልከት ተገቢ ነው ብዬ አስባለሁ። እንዲሁም ኤአይን በመጠየቅ ስለ ችግሩም ለኤዕይ በመስጠት ቀለል ባለ መልኩ ችግሮን ልፈታለት ይችላል ማለት ነው። ስለዚህ እኔ እኔ ኤአይ ብዙ ጊዜ በዚህ መልኩ አግዞኛል።

የምወደው እትክልት ትማቲም ነው እኔ ትማቲም በብዙ መልኩ መመገብ እችላለሁኝ ትማቲም በጥሬው መመገብ ይቻላል ትማቲም አብስለህ መመገብ ይቻላል እንዲሁም ትማቲም በድልህ መልክ ወይ ደግሞ በፋብሪካ ፕሮሰስ ተደርጎም መመገብ ይቻላል ማለት ነው ለወጥ አገልግሎት ወጥን ለማጣፈጥ እንዲሁም ወጥን ለማወፈር ይጠቀሙታል። ስለዚህ እኔ በብዙ መልኩ ቲማቲም በጣም ነው የምወደው ለጤናም በጣም ጠቃሚ እንደሆነ ይነገርለታል። የትማትም አትክልት ማለት ነው። ትማትም በብዙ መልኩ ምግብ አዘጋጅተን መመገብ እንችላለን

አዎ ብዙ ጊዜ እኔ ጥቅም ጥቅሜ ደሞዜ ነው ነገር ግን በአመት አንዴ የሚሰጥ የአልባሳት ጥቅማጥሞች አሉ እንዲሁም በየወሩ የሚሰጥ የቢሮ አንዳንድ ጥቅማጥሞች አሉ። የንጽህና እቃዎች ይሰጣል። ሌሎች የትራንስፖርት ጥቅማ ጥቅሞችም አሉ። ስለዚህ ሁሉም ሲጠራቀም የተሻለ ጥቅማ ጥቅም ነው ያለኝ ማለት ይቻላል። ደሞዜም ብዙ ለጥቅማ ጥቅሙ እንዲጠብቅ የሚያደርገኝ ነገር አይደለም። ደህና የሆነ ደሞዝ እዚህ ይከፈለኛል በስራዬ ማለት ነው። ነገር ግን ከደሞዜ በዘለለም እንደጠቀስኩት የተለያዩ ጥቅማጥቅሞችን አገኛለሁ።

አዎ ወደ ስራ የሚሄደው ጧት ነው። ሁል ጊዜ ጧት ነው ወደ ስራ የሚሄደው ምክንያቱም ከረፈደ መንገድ ስለሚዘጋኝ ወደ ስራዬ በሰአቱ መግባት አልችልም። ስለዚህ በጠዋቱ አንግቼ ነው የምሄደው ማለት ነው። ኧ ሰርቪስ አገልግሎቱን የማገኘው በጥዋት ነው። ኧ ስለዚህ ማርፈድ እንደሌለብኝ ሁል ጊዜ ራሳዬን አሳምናለሁ። በጧቱ መነሳት እንዳለብኝም አውቃለሁኝ ማለት ነው። ወደ ስራዬ በጧቱ መግባት እንዳለብኝ እንዲሁ። አውቃለሁኝ ስለዚህ ሁል ጊዜ ወደ ስራዬ የሚሄደው በጧት ነው።